በጣም ጥሩ ጥያቄ ነው የጠየከኝ። በገበያ ዋጋ መደራደር እችላለሁኝ ምክንያቱም እያንዳንዱን የምገዛውን ነገር ዋጋውን አውቄ በደንብ ተምኜ ነው የምገዛው። ስለዚህ አገባብ ያለውን ነገር አገባብ ባለው መልኩ ነው የምገዛውና። ድርድር በጣም ያስደስተኛል

ዋው በጣም ጥሩ ጥያቄ ነው በብዙ ህዝብ መካከል መሆን በጣም ይመቸኛል ምክንያቱም ከብዙ ሰዎች ብዙ አይነት አስተሳሰብ ብዙ አይነት አኗኗር ብዙ አይነት አመለካከት ብዙ አይነት ልዩነት አለ እዚያ ላይ ያለውን ልዩነት ደግሞ ተቻችሎ ሀሳብ ተቀብሎ ትልልቅ ነገሮችን ማከናወን የሚችሉ እምቅ ብቃት ያላቸው ሰዎች ጋር ሲውሉ ከእነሱ የመማረው ትልቅ እውቀት ስላለ ከእነሱ ሰዎች ጋር አብሬ መሆን በጣም ያስደስተኛል። ስለዚህ በብዙ ህዝብ መካከል መከበብ በብዙ ህዝብ መካከል መሆን በጣም ይመቸኛል።